ምን አይነት ልብስ ትወዳለህ? ነው የምለው። እኔ የምወደው የልብስ አይነት ቀለል ያለ ልብስ ወዳለው። ማለትም ሱሪ እና ቀለል ያሉ ትሽርቶችን መልበስ ያስደስተኛል። እናም አብዛኛውን ግዜ ቬሎ ሱርዎችን እለብሳለው እና ከላይ ደግሞ ቀለል ያሉት ትሸርቶችን እለብሳለሁ ማለት ነው። ይሄንን መልበሴም ለ ለ እንትን ለመዝናናት እንደፈለኩ ለመሆን ምቹ ናቸው። እንዲሁም ለማጠብም ሆነ ለመልበስ አያስቸግሩም ማለት ነው። እዚህም በተጨማሪ ጠቆር ያሉ ልብሶችም እወዳለሁ ማለት ነው።

የድሮ ፎቶዎችን ትይዛለህ ነው? የሚል አሁን የድሮ ፎቶዎችን እይዛለሁ ማለትም የድሮ ፎቶዎች ቤቴ ውስጥ ባልበል አስቀምጣለሁ ይህን ማድረጌ በጣም ያስደስተኛል። ምክንያቱም የድሮ ፎቶዎች ለኔ ትውስታ ናቸው። እንዲሁም የድሮ ፎቶዎችን ሰዎች አይተው እኔ ምን አይነት ማንነት እንዳሳለፍኩ መረዳት ስለሚችሉ ፎቶዎችን የድሮ ፎቶዎችን ማስቀመጥ ቤት ውስጥ ባልበም ያስደስተኛል ማለት ነው። እንዲሁም ከዚህ በተጨማሪም የድሮ ፎቶዎችን በማሳጠብ ማለት የ ከድሮ ጓደኞቼ ጋር ያሳለፍኩትን ከቤተሰቦቼ ጋር ያሳለፍኩትን እንዲሁም ከተለያዩ ጓደኞቼ ጋር ያሳለፍኩትን ነገር በ በአልበም አድርጌ ቤት ውስጥ እሰቅላለሁ ማለት ነው። እናም ያ ነገር ያሳለፍኩትን ህይወት እንዳረሳ ስለሚያደርገኝ። የድሮ ፎቶዎችን መያዝ ያስደስተኛል ማለት ነው።

እሳት ማንደድ ትችላለህ? ነው የሚለው። አዎ እኔስ እሳት ማንደድ እችላለሁ። እና ቤት ውስጥ በጣም አብዛኛውን ጊዜ ኢሳት አነዳለሁ ማለት ነው። ምክንያቱም የጥለያዩ ስራዎችን እሳት እያነደድኩ ስለምሰራ ማለት ነው። ለምሳሌ ይሄ ምግብ የምሰራው እሳት እያነደድኩ ነው። እንዲሁም የተለያዩ ምግቦችን እሰራለሁኝ። ከዚህ በተጨማሪው ቡና አፈላለሁ፣ እንዲሁም ቤት ውስጥ በጣም አየሩ በሚቀዘቅዝበት ጊዜ እሳት አነዳለሁ ማለት ነው።

በቡድን መስራት ትወዳለህ? ነው የሚለው አዎ እኔ በቡድን መስራት እወዳለሁ ምክንያቱም በቡድን መስራት ስራን ያቃልላል። እንዲሁም በቡድን በምንሰራበት ጊዜ የተለያዩ የቡድን አባላቶች የተለያየውን እውቀት ስለሚኖራቸው እውቀቱን በአንዴ አንድ ላይ ተጋርተን የተለያዩ ነገሮችን መስራት እንችላለን ማለት ነው እናም ከዚህም በተጨማሪ አንድ ሰው ብዙ አይነት እውቀት ማለት ሁሉንም አይነት እውቀት ላይኖረው ይችላል ግን በቡድን ሲሆን ግን ሰዎች በጣም ብዙ ሰዎች የተለያየ እውቀት እና ችሎታ ስለሚኖራቸው ያንን ችሎታና እውቀታቸውን በቡድን በጋራ ተጋርተን አንድ ላይ በምንሰራበት ጊዜ የተሻለ ውጤት እናስመዘግባለን ማለት ነው። በዚህም የተነሳ በቡድን ስራን መስራት ስራን በጣም ያስደስተኛልም በአብዛኛውም ጊዜ በቡድን ስራ እሰራለሁ ማለት ነው።

የስልክ ካሜራ ትጠቀማለህ ነው የሚለው አሁን እኔ የስልክ ካሜራ እጠቀማለሁ። ምክንያቱም አብዛኛው ቦታ በምሄድበት ቦታ ሁሉ ስልኬን ይዤ ስለሚ ስለምንቀሳቀሰው የሆነ የምፈልገውና የሚያስደስተኝ ነገር ካለ በዛ ስልክ አነሳለሁ ማለት ነው። እንዲሁም የተለያዩ ስናፕቻቶችን በመ በመጠቀም እራሴን አነሳለሁ፤ እንዲሁም የተለያዩ ነገሮችን አነሳለሁ ማለት ነው።

የምትወደው መጠጥ ምንድነው ነው? የሚለው እኔ የምወደው መጠጥ ቡና ነው ቡና መጠጣት በጣም ያስደስተኛል ምክንያቱም ቡና ስጠጣ በጣም አንደኛው የቡና ዝግጅት ምናምኑ በጣም ያስደስተኛል። ከዚህ በተጨማሪም ቡና እየጠጣው ጓደኞቼ ጋር መጫወት መዝናናት ስልም ያስደስተኝ ቡና እጠጣለሁ። ከዚህም በተጨማሪ ቡና አስጠጣ እነቃለሁ ማለት ንቁ እንደሆንና። እንቅልፍ እንዳይ እንቅልፌ እንዳይመጣ ስለሚያደርግ ቡና መጠጣት እወዳለሁ። ማለት ነው።

ኮምፒውተር መጠቀም ትችላለህ ነው? የሚለው አዎ እኔ ኮምፒውተር እጠቀማለሁ መጠቀም እችላለሁ ምክንያቱም ኮምፒውተርን ለተለያየ አገልግሎት እጠቀምበታለሁ። ለምሳሌ ኮምፒውተር ፊልሞችን አያለው እንዲሁም ከዚህ በተጨማሪም በኮምፒውተር አነባለሁ ማለት ነው። ከማንበብም በተጨማሪ የተለያዩ ጌሞችን በኮምፒውተር እጫወታለሁ ማለት ነው። ይሄም ነገር በጣም ያስደስተኛል ስለዚህ ኮምፒውተር አብዛኛው ጊዜ እጠቀማለሁ ማለት ነው።

ጠዋት ምን ትበላለህ ነው? የሚለው እኔ ያብዛኛውን ጊዜ ጠዋት የምበለው ቀለል ያሉ ምግቦችን ነው ምክንያቱም ጠዋት ስለሆነ ሆዴን እንዳይከብደኝ ቀለል ያሉ ምግቦችን ነው የምብለው ማለት ነው። ለምሳሌ እንደ ዳቦ እንደ መኮረኒ እንደ ፓስታ እንዲሁም ለሆድ የማይከብዱ ነገሮችን እበላለሁ ማለት ነው። ይሄን በማድረጌ ጠዋት ጠዋቴን ደስ በሚል ሁኔታ አሳልፋለሁ ማለት ነው።

ቤተሰብ ምን ያህል ጊዜ ትሰበሰባለህ ነው የሚለው። አብዛኛውን ጊዜ እኔ ቤተሰቦቼ ጋር የምሰባስበው የተለያየ ፕሮግራም በሚኖርበት ጊዜ እንዲሁም በዓል በሚኖርበት ጊዜ ነው። እና አሁን ለምሳሌ በዓል በሚኖርበት ጊዜ እኔ ካለሁበት ቦታ ወደ ቤተሰቦቼ ጋ ሄዳለሁ። እንዲሁም እህቶቼ፣ ወንድሞቼ ወደ ቤተሰቦቼ እመጡና ጥሩ ጊዜ እናሳልፋለን ማለት ነው። ከዚህም በተጨማሪ የቤተ የቤተሰብ ውስጥ የሆነ የአንድ ሰው ልደት ከሆነ የዛን ልደት ለማክበር ቤተሰቦች አንድ ላይ እንሰባሰባለን ማለት ነው።

የምትወደው እንስሳ ምንድነው? ነው የሚለው እኔ የምወደው እንስሳ። ላም ነው ላም በጣም የምወዳት የቤት እንስሳ ናት ምክንያቱም ለተለያዩ አገልግሎቶች ትጠቅማለች። ለምሳሌ ወተቷ ለተለያዩ ለመጠጥነት ያገለግላል። ከዚህም በተጨማሪ ወተቱ የተለያዩ የወተት ተዋጾዎች በመስጠት ለገበያ ሽያጭ ይቀርባል ማለት ነው። ከዚህም በተጨማሪ ለምግብ አገልግሎት ትውላለች። በዚህም የተነሳ ላም በጣም እወዳለሁ ማለት ነው

ስጦታ መስጠት ትወዳለህ ነው የሚለው አሁን ስጦታ መስጠት ያስደስተኛል ምክንያቱም ስጦታ በተለያዩ ጊዜ የሚሰጥ ነው ለምሳሌ በልደት ሊሆን ይችላል በምርቃን ወይም በተለያዩ ፕሮግራሞች ስጦታ ልንሰጥ እንችላለን ምክንያቱም ይህ መስጠቴ ደግሞ የኔ ለእነዛን ሰዎች ምን ያህል ፍቅሬንና መውደዴን ያሳያል ማለት ነው። ከዚህም በተጨማሪ ስጦታ መስጠት ሰጪው በሰጪውና በተቀባዩ መካከል ያለን ግንኙነት እንዲጠነክር ስለሚያደርግ አብዛኛውን ጊዜ እኔ ለጓደኞቼ ለእህቶቼ እንዲሁም ለቤተሰቦቼ የተለያየ ፕሮግራም በሚኖርበት ጊዜ ስጦታ እሰጣቸዋለሁ ማለት ነው።

ስሜትህን በፊት ላይ ታሳያለህ ነው የሚለው? አዎ እኔ ስሜቴን በፊቴ ላይ አሳያለሁ። ምክንያቱም እኔ ስሜቴን በምናደድበት ጊዜ በምደሰትበት ጊዜ ስሜቴን መቆጣጠር ስለማልችል ሰዎች ፊቴን አይተው መናደዴን ወይንም መደሰቴን ወይንም የሆነ ነገር መሆኔን ያውቃሉ ማለት ነው።

የትውልድ ከተማህ የት ነው? የኔ የትውልድ ከተማዬ የተወለድኩት ዳንግላ ዳንግላ አዊ ዞን ነው። ዳንግላ ከአዊ ዞን ክፍል ውስጥ አንዷ ናት። ዳንግላ በጣም ደስ የምትል ከተማ ናት። የተለያዩ ደስ የሚሉ ገጽታዎች መዝናኛ ቦታዎች እንዲሁም ለቱሪስት የሚያገለግሉ የተለያዩ ቅርሶች ያሉባት ከተማ ነች ማለት ነው

የምትወደው ፊልም ምንድነው? ነው የሚለው አሁን እኔ የተለያዩ ተከታታይ ፊልሞችን እወዳለሁ ለምሳሌ አሁን በቃና የሚታዩ የቱርክ ተከታታይ ፊልሞችን በአብዛኛውን ጊዜ እመለከታለሁ በጣም ያስደስተኛል። ምክንያቱም የቱርክ ፊልሞች በጣም አስደሳች እና በጣም አጉአጊ በመሆናቸው የተነሳ በጣም በጉጉት የምመለከተው የአብዛኛውን ጊዜ ትርክ ትርጉም ፊልሞች ነው። ማለት ነው።

ደሞዝ በየትኛው ቀን ታገኛለህ? ነው የሚለው። እኔ ደሞዝም የማገኘው ሁሌ በወሩ መጨረሻ ሰላሳ በሰላሳ ነው። እናም በዛ ቀን ደሞዜን እንዳገኘሁ የተለያዩ ነገሮችን አደርጋለሁ። የተለያዩ የሚያስፈልጉኝን ነገሮችን እገዛለሁ። ከዚህ በተጨማሪ ለሰዎችም የሚያስፈልጋቸውን ከሰዎች የተበደርኩት ነገር ካለ እንዲሁም ለዶርም ኪራዬና ለቤተሰቦቼ እረዳለሁ ማለት ነው። በተቀበልኩት ገንዘብ

የምትወደው መክሰስ ምንድነው? ነው የሚለው እኔም የምወደው መክሰስ ቀለል ያለና ሆድ የማይከብድ ምግቦችን መመገብ ያስደስተኛል። ለምሳሌ እንደ ጣፋጭ ነገሮችን፤ ከዚህም በተጨማሪ አሁን ለምሳሌ ቆሎ ወይንም ኩኪሶችን መብላት ያስደስተኛል። ወይንም እንደዚህ መኮረኒ ፓስታ እንደዳቦ ያሉ ነገሮችን መብላት ያስደስተኛል ማለት ነው።

ሳንቲም ትቆጥባለህ? አዎ እኔ ሳንቲም እቆጥባለሁ። ምክንያቱም የማገኛትን አሁን የማገኛትን ሳንቲም ለወደፊት ህይወቴ እንዳልቸገርና አሁን ከሚተርፈኝ ገንዘብ፤ ትንሽ ትንሿን እያልኩ ትንሽ ትንሽ ሳንቲም እቆጥባለሁ ማለት ነው። ምክንያቱም የሆነ ችግር ቢያጋጥመኝ ብታመም የሆነ ችግር ቢደርስልኝ ያን ገንዘብ አውጥቼ እጠቀምበታለሁ ማለት ነው።

የአካባቢው ገበያ እንዴት ነው? እኔ አካባቢ ገበያ አለ። እናም በአካባቢው ሶስት እኛ በእኛ አካባቢ ውስጥ ሶስት ቀን ነው ገበያ ያለው። ሰኞ ና ሰኞ፣ ሀሙስ ና ቅዳሜ ማለት ነው። እነዚሁ የገበያ ቀን የገበያ የታወቁ ቀናቶች ናቸው። በነዚህ ቀናት ሰዎች ለመገበያየት ይሄዳሉ ማለት ነው። ወደ ተለያየ ቦታና እናም ሰው ነገር ስለሚያቅ ሴዎች ለመገበያየት በዛ ቀን ነው ወደ ገበያ የሚሄዱት ማለት ነው።

ወጥተህ ትጠጣለህ አወ እኔ ወተት እጠጣለህ አብዛኛውን ጊዜ ወተትተ መጠጣትም ብዙ ጥቅም ስላለው ወተት እጠጣለሁ የምጠጣውም የምጠጣበትም ምክንያት ለሰውነቴ በጣም ተስማሚ ስለሆነና ወተት በተፈጥሮ ለጤንነት በጣም ጠቃሚ ስለሆነ ነው። ይሄንንም በማድረጌ በጣም ደስተኛ ነኝ።